አዎ ትንሽ በአካባቢዬ ያሉ የተለያዩ አይነት ትንኞች አሉ። እነዚህ ትንኞች የሚኖሩት በአብዛኛው ጊዜ እንደዚህ አካባቢያችን ያለ የተለያየ የተጠቀምንባቸው ውሃዎች ይጠራቀሙ እነዛ ኩሪዎች ባሉበት አካባቢ ትንኞች ይበዛሉ። እናም እኛ አካባቢ እንደዚህ አይነት ውሃዎች ስላሉ ትንኞች በብዛት ይገኛሉ። እናም ማታ ላይ ሰው በሚተኛበት ሰዓት ያስቸግራሉ ማለት ነው። እና ያንንም ደግሞ ማስተካከል አለብን ብዬ አምናለሁ ለወደፊቱ